የአካባቢው ገበያ እንዴት? ነው አሪፍ ነው እኔ ያለበት አካባቢው ትንንሽ የሚሸጥባቸው ቦታዎች አሉ ወይም በትንሹ ጉልት የሚባሉ ነገሮች አሉ፤። አርፍ ገበያ አለ የፈለግነውን ነገር አናጣም ብዙ ጊዜ። በጣም አስፈላጊና ሌሎች ነገሮች ሲኖሩ ደግሞ ወደ ዋናው ገበያ እንሄዳለን እንጂ በአካባቢ አሪፍ ነገር የለም